የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የቼ የቴክኖሎጂ ችግር ሲያጋጥመኝ እንደ ሁኔታው ነው እንደ ችግሩ አይነት እርዳታ የሚጠይቅ ችግር ካጋጠመኝ እርዳታ እጠይቃለሁ። እኔ በቀላሉ ልፈታቸው የምችላቸው ነገሮች ካጋጠሙኝ ደግሞ ከሆነ ደግሞ እኔ በ በቀላሉ እፈታቸዋለሁ። ለምሳሌ ከሶፍትዌር ጋር በተያያዘ ከሆነ እና እኔ በዛ ሶፍትዌር ልምድ ያለ ልምዴ የተ የተ የካበተና ዝግጁ ህሊና ያለኝ ሰው ከሆንኩኝ በቀ በቀላሉ እፈታቸዋለሁ። እንደዛ ካልሆነ ግን መካኒክ ሌላ ሌላ የሶፍትዌር ባለሙያ ልፈልግ እችላለሁ ሌሎችም ደግሞ የሃርድዌር ከሆነ የሃርድዌር ባለሙያ ሊያስፈልግ ይችላል። አንዳንዴ ቀላል ቀላል የሆኑ የቴክኖሎጂ ችግሮች ሊያጋጥሙ ይችላሉ ለምሳሌ አንድ ዝም ብሎ ደርሰው ስልካችን ኔትወርክ ላይሰራ ይችላል። እንዲህ በሆነ ጊዜ ሪስታርት ማድረግ ወይም ፍላይት ሞድ አድርጎ ማስነሳት ቀለል ቀለል ያሉ ነገሮችን አንዳንድ መ መተግበሪያዎች እንደ መጽሐፍ ቅዱስ ሌሎች አይነቶች ደግሞ አልከፍት ባሉ ጊዜ ፕሮግራሞችን እየሰሩ ራን እያደረጉ ያሉ ፕሮግራሞችን ሁሉንም አጥፍቶ እንደገና በማጥፋት እንደገና በመክፈት መሞከር እና ሌሎችንም አማራጮች መጠቀም ይቻላል። ሰው በቅርቡ እንዳገኘው ሶልውሽን መፍትሄ ከዛ በተጨማሪ ኤአይ አማክራለሁ እንደ ጂሚኒ ቻትጂፒቲ ዲፕሲክ ያሉትን አማክራለሁ ስልኬ እንደዚህ ሆኗል ብዬ ስክሪን ሸት ወይ ልልክላቸው እችላለሁ ወይም ላፕቶፔ እንደዚህ ሆናለች ምን ላድርግ ብዬ እንትን ስክሪን ሹት እልክና ከዛ ይነግሩኛል። ባለፈ አሁን አንድ ኮምፒውተር ነበረች አልሰራ የምትል እና አልሰራ አለችኝ ጸጥ ብላ ቆመች በቃ ትከፍትና ፓስወርድ ተቀብላ ዝም ነው የምትለው ከዛ ኮምፒውተሯን ፎቶ አነሳሁና ለጂሚን ላኩለት። ሲልክ ኦኬ ይሄ እንደዚህ አይነት ነገር ሶስት አራት ችግሮች ሊሆኑ ይችላሉ ብለ ለሶስት አራት ችግሮች ፍትሄዎችን ነገረችኝ ከእነዚያ ውስጥ ቀላል ያልኩትን አንደኛው ሙሉ ፎርማት አድርጎ አዲስ ዊንዶው መጫን ነው። ሁለተኛው ሃርድ ዲስኩን ነቅሎ ማውጣት እና ሶ ሶስተኛ ደግሞ ኤፍኤትን ሎንግ ለብ ለብዙ ጊዜ ደጋግሞ በመጫን በመጫን ልስተካከል ይችላል ብላ ነገረችኝ። ይሄንን ተጠቅሜ ስጫነው እንዳለችውም በትክክል ነው የከፈተልኝ። እና በብዙ የአማራጭ መንገዶችን መጠቀም ይቻላል ብዙ የመፍትሔ መንገዶች እጆቻችን ላይ ነው ያሉት። አንዳንዴ እንዲሁ ዝም ብለን ከመፍራታችን የተነሳ ምንም በተበላሸብን ቁጥር ወደ ባለሙያ የምንደውለው ዲሽ ሁሉ ተበላሽቶ ወደ ባለሙያ የምንደውልበት ሁኔታ ሊኖር ይችላል። እንደዚህ ከሆነ ግን እንደዚህ መሆናችን በጣም ለቴክኖሎጂ ሩቅ መሆናችንን ነው የሚያሳይ አንዳንዶቹን ሞክረናቸው ማየት አለብን እኛ ለራሱ የግዴታ ባለሙያ ላያስፈልግ ይችላል። ከዚህ ከዚህ አንፃር ብዙ የቴክኖሎጂ ውጤቶችን ሩቅ ነን ለቴክኖሎጂው አንድ የሁለት አመት የአራት አመት ህፃን የሚሰራውን እጅግ በጣም ብዙ በኮምፒውተር ሳይንስ የተማረ ባለሙያ ላይሰራው ይችላል ድፍረት የሚጠይቁ ነገሮች ሊኖሩ ይችላሉ። ከዚህ እና እንደዚህ ነው

በጣም ጥሩ ጥያቄ ነው ፎቶ ማንሳት ትወዳለህ? አዎ በጣም እወዳለሁኝ። ፎቶ ማንሳት የእለት ከእለት እንቅስቃሴዎቼ በተለይ አዲስ አዲስ ቦታ አዲስ አዲስ ነገር ምጎበኝ ከሆነ ነገሮችን ለመረጃም ሆነ ለማስረጃ ፎቶ ማስቀረጥ እወዳለሁኝ። ከዚህ የተነሳ የትኛውም ቦታ ላይ የትኛውም ሲቹዌሽን ላይ ስልኬ ባትሪ ካለው ፎቶ አነሳለሁኝ። በኖርም ትንሽ የፎቶ ሱስ ያለብኝ እስኪመስል ድረስ ባድ የሚባሉ ሁኔታዎችን ለራሱ መጥፎ የሚባሉ ሁኔታዎችን ለራሱ ፎቶ ማነሳ አይነት ሰው ነኝ። ይሄ ምን ጠቅሞኛል አንዳንዴ መጥፎ ብዬ ያነሳኋቸው የኋላ ትውስታዎቼን እንዳስታውስ ከእነዚህ ተምሬ ነው ያለፍኩኝ ወይስ በዚያው ነው የቀጠልኩኝ ብዬ እንዳስታውስ? ሌሎችን ደግሞ መጥፎ ጥሩ ሁኔታዎችን ደግሞ እነዚህ በእነዚህስ ቀጥዬባቸዋለሁ ወይስ አሁን ትቼዋለሁ የሚለውን እንዳስታውስ ያደርጉኛል። ከዚህ በተጨማሪ የ የልጅነት ጊዜ እንደዚህም ነበርን እኮ እንዴ ይሄን ነበር እንዴ የማክለው እኔ አሁን ዩኒቨርሲቲ በምገባበት ጊዜ በጣም ህፃን ነበርኩኝ። እና ዛሬ ህፃን እያለሁ በዩኒቨርሲቲ ስገባ የተነሳሁትን ፎቶ እያየሁ በዚህ እድሜዬ ግን እንዴት ቤተሰቦቼ አምነው ሊሰዱኝ ቻሉ እያልኩኝ የምገረምበት ሁኔታ አለና። ፎቶ መያዝ አንዳንዴ ህይወትን ወደኋላ መለስ ብሎ ለማየት ይጠቅማል። ሁለተኛ ደግሞ ያን ቦታ በደንብ ደግሞ ደጋግሞ ለማየት ለመመሰጥ በቦታው መንፈሳዊ ቦታዎች ከሆኑ ይሄን ያክል ብሎ እስከመደነቅ ወይንም መንፈሳዊ ይዘታቸውን አይቶ እስከ ለመመርመር እስከመጓጓት ድረስ የሚያደርስ ሁኔታ አለ። እና ፎቶ ማንሳት ፎቶ መነሳት ጥቅምም አለው ጉዳትም አለው ብዙ ጊዜ ማህበራዊ ሚዲያ ላይ ፎቶን መልቀቅ ፎቶ ተነስቶ መልቀቅ ጥቅሙ ጉዳቱም እንትን ይላል በህዝብ ዘንድ የሚወሰን ነው። መጥፎ የሚያደርግ ሰው ከሆነ በየትኛውም ሁኔታ እንዲያዝ እና ለ እንትን እንዲጋለጥ ያደርገዋል ጥሩ ሰው ከሆነ ደግሞ ታዋቂ እንዲሆን ፊት ለፊት መውጣት እንዲችል ያደርገዋል። እና ፎቶ ጥሩም ጎን አለው መጥፎም አለው። እኔ ምንም ይሁን ፎቶ የመጀመሪያ በቃ ቢያንስ አንድ ፎቶ አነሳለሁ ከየትኛውም ሰርግም ይሁን ላቅሶም ይሁን የቤተክርስቲያን ንግስም ይሁን መንፈሳዊ ጉብኝትም ይሁን ታሪካዊ ቦታዎችን ጉብኝትም ይሁን ገጠርም ቢሆን በዓላት ቀንም ቢሆን በቃ የማንሳት ልምድ አለኝ

በእጅ መጻፍ እወዳለሁኝ። መጽህፍትን ሳነብ ማስታወሻ መያዝ አንዳንዴም ፓወር ፖይንቶችን ለምሳሌ መጽሐፍ እያዘጋጀው ከሆነ። ቢያንስ ግማሽ ግማሹን የሀሳቡን ግማሽ ግማሽ በእጄ ነው የምጽፈው መጀመሪያ በማስታወሻ ነው የማስቀምጠው። ከዛ በኋላ ነው ሀሳቡን አይ ሀሳቡን መያዣ መያዣ መያዣ ርዕስ ርዕሱን ያ መጽሐፍ መጻፍ ያለበትን በዚያ ርዕስ ውስጥ መካተት ያለበትን በማስታወሻ ካሳፈርኩ በኋላ ነው። ወደ ሃርድ ኮፒ ወደ ኮምፒውተር ወይም ወደ ሌሎች ተግባሪዎች ገልብጬ ለፕሪንት ቅርብ እንደሆን ማደርገው። በእጅ መጻፍ ብዙ ጠቀሜታዎች አሉት። አንደኛ ከጥገኝነት ለምሳሌ ከእንደዚህ ከኮምፒውተር ከምናምን ጥገኝነት ያርቃል። እና ደግሞ ለአይን ጤንነት። ስልክን ኮምፒውተርን እና የመሳሰሉትን ከማየት ይልቅ ሃርድ ኮፒ ማንበብ በሃርድ ኮፒ መጻፍ ይሻላል። እና በእጅ መጻፍ በከዚህ የተነሳ የምወደው ነገር ነው። አባቶቻችን ኮምፒውተር ምንም ቴክኖሎጂ ባልነበረበት ጊዜ። ብራናን ከፍየል ቆዳ ዳምጠው ሰርተው ቅጠልን ቅጠላ ቅጠሎችን እና ሌሎችንም እጽዋት ተጠቅመው ቀለም ሰርተው ፍጹሞ በሚደነቅ ሁኔታ ፊደላትን በእጆቻቸው ያውም እንደዛሬ እስክርቢቶ በሌለበት ጊዜ። ቀለም በጥብጠው ብራና ዳምጠው በብእር ቀርጸው ብእር ቀርጻው ብእር ደግሞ መቃ ወይም ሸምበቆ ከሚባለው ይቀርጹና በዚያ የቀለሙን አንድ የቀለም ማስቀመጫ ላይ ያስቀላቅላ ያስቀምጡታል። ቀይና ጥቁር ቀለም ከዚህ በኋላ በብዕራቸው ልጥን ንክር እያደረጉ ፊደል በጥንቃቄ ሁለት ሺህ ሶስት ሺህ ገጽ መጽሐፍ ሲጽፉ አንዲት እንኳን ስርዝ ድልዝ ሳትኖራቸው እንዲጽፉ። ይጽፉ የነበሩ እጅግ በጣም ባለ ልምድ ሰዎች ናቸው። ሊቃውንት ሲገልጿቸው እሳት ይተፉ የነበሩ እጆች ብለው ይገልጻቸዋል እሳት ማለት መጽሐፍትን በዚህ ደረጃ ጽፎ አዘጋጅቶ ለመእመኑ እና ለህዝቡ ማድረስ ነው። እና ሊቃውንቱ በዚህ ደረጃ ይገልጻቸዋል። በኢትዮጵያ የተለመደ ነገር ነው በእጅ መጻፍ። ሌሎች አለሞች ጽሁፍ ባልጀመሩበት ጊዜ ኢትዮጵያ ግን በድንጋዩም በሀውልቱም በምኑም በምኑም ትጽፍ የነበረች ሀገር ናት። ለምሳሌ ሳባዊ ጽሁፍ የሚባለው በሰሜኑ የሀገራችን ክፍሉ በሚገኘው በድንጋዮች ላይ ተቃርጾ የሚገኘው። ኢትዮጵያውያን ጥንት ለመጻፍ የነበራቸውን ፍላጎት እነ ቅዱስ የነ ቅዱስ ዮሐንስ አፍወርቂ የነ ቅዱስ ቂርሎስ የነ ቅዱስ አግናጥዮስ ምጡ ለአንበሳዊ እነቅዱስ ሳጥናቴዎስ መጽሐፍት ኢትዮጵያ ውስጥ በዚህ ተጽፈው ይገኛሉ። የሚገርመው በዚያን ጊዜ ኢትዮጵያ እንዲሁ ቀላል ሀገር የምትባል አይደለችም። አለምን እስከ የመን ድረስ በዚህ እስከ ህንድ ውቅያኖስ ድረስ የምትገዛ ሀገር ነበረች። እንደውም ቴዎድሮስም በየቅርብ ጊዜ ማስታወሻችን ቴዎድሮስ ሮማውያንን ሄዶ እንደ እጣ እስራኤላውያን መጥቼ ከስራ ከሮም ነፃ ላወጣችሁ ወይ እኔ ይላቸው እንደነበረ ይታወቃል። ኢትዮጵያውያን በጣም ጥበበኞች ናቸው። መጽሐፍቶቻቸውን ጠንቅቅ አድርገው ነው የጻፉት ሃይማኖታዊ መጽሐፍት ምንም ቢሆኑም የ ለህክምናና ምርምር የሚያገለግሉ መጽሐፍት አሉ። ለህንፃ ለህንፃዎች ለህንፃ ግንባታ ለምሳሌ የ የላሊበላ ሀውልት መጀመሪያ ንድፉ ወረቀት ላይ ተነድፎ ነው ወደ ውስጥ የተሰራው። እና ይሄ ለህንፃ ሊቃውንት ለህንፃ ሙሁራን እጅግ በጣም ጥሩ ግብአትም የሚሆን ነገር ነው። እና በእጅ መጽሐፍ ከጥንት ጀምሮ የተለመደ ነው ያ መሆኑ እጅግ በጣም ጠቅሞናል። የአለም ቴክኖሎጂ አሁን አንዴ ቢጠፋ ይሄ ሶፍት ሶፍት ኮፒ የሚባለው ሳይነስ አንዴ ቢጠፋ ምንም ነገር እጃችን ውስጥ የለም። ሃርድ ኮፒ ግን አንዱ ቢቃጠል አንዱ ላይ አንዱ ላይ ይተርፋል አንዱ ቢቃጠል አንዱ ላይ ይተርፋል። እና ከዚህ የተነሳ በእጅ መጽሐፍ መልመድ እያንዳንዳችን ይገባናል። ብዬ አስባለሁ ከዚህም የተነሳ እስካሁን ድረስ ኢትዮጵያውያን በብራና ይጽፋሉ። ወንጌል በተለይ ቅዱሳን ቅዱሳት መጽሐፍት የሚባሉትን በእጅቻቸው እየጻፉ ነው ወደ ትውልድ ከትውልድ ወደ ትውልድ ወደ ትውልድ የሚያስቀጥሉት ያ ጥበብ ያ ወኔ ያ መንፈሳዊነት አሁንም አልጠፋም በኢትዮጵያውያን ዘንድ አለ።

ዶሮ አዎ አለኝ። አሁን አሁን በተለይ የጎንዮሽ ስራ ለብዙ ጊዜ የሰራሁት ስራ ነው። እንደ ገቢ እንደ ተጨማሪ የገቢ ምንጭነት ስጠቀሙመው የነበረው ነው። ግን ቀላል የሚባል ገቢ አይደለም ያለው ዶሮ። በአንድ እንቁላል በተለይ የእንቁላል ዶሮዎች ጥቀማቸው በጣም ጥሩ ነው። ምክንያቱም ከ በየአርባ አምስቱ ቀን እየተፈለፈሉ ከሚሸጡት ይልቅ አድጎ በአርባ አምስት ቀን ከመሸጥ ይልቅ ለእንቁላል እንቁላል ማስጣል ጥሩ ነው እስከ ጊዜው እስከ አራት ወር ተኩል አካባቢ። ወጪያቸው ከባድ ነው። መብላት ብቻ ነው ሌላ ስራ የላቸውም እና ከባድ ሊሆን ይችላል። መጨረሻ ግን በቃ ብር መልቀም ነው። ከትናንሾች አንፃር ሲታዩ በሽታ የመቋቋም አቅማቸው እና አየር ንብረቱን መልመዳቸው የተሻሉ ጠንካራዎች ያደርጋቸዋል ታናናሾቹን ማለት ታላላቆችን ሌላው ደግሞ ዶዶሮ። እርባታ መንገድ ለገበያነት ለንግድነት የወንድ ዶሮዎችን ማርባት ነው ወንድ ዶሮዎች እንደተንከባከቧቸው መጠን ነው። እና በደንብ ከመገቧቸው በጣም ጥሩ ሆኖ ለምግብ በሶስት ወር በደንብ ሆነው ይደርሳሉ። እና እነዚህ ዶሮዎች በእጥፍ ነው የሚያተርፉት ትልቁ ችግር ይሄ ነገር ምን ይፈልጋል ገበያ ትክክለኛው ሰዓት የሚሸጡበት ሰዓት መሆን አለበት። ለምሳሌ ኢትዮጵያ ውስጥ ዶሮ ለምግብነት የሚያገለግልባችሁ በትክክል ቤት ለቤት ሰው ዶሮ የሚበላበት ጊዜ በተለይ በዓላት ሲሆኑ እነዚህ ዶሮዎች ቢደርሱ የስጋ ዶሮዎች በጣም አዋጭና ትርፋማ ይሆናሉ። ከዚህ በተጨማሪ ጫጩት ዶሮዎች ናቸው። ጫጩት ዶሮዎች ከማስፈልፈያ ማሽኑ በአንድ ቀን የተፈለፈው ወደ ተጠቃሚዎች ይደርሳሉ እና እስከ አርባ አምስት ቀን ድረስ ይበላ ተንባክበው ከአርባ አምስት ቀን በኋላ ለገበያ ማቅረብ ነው። እና ይሄ የዶሮ ኢኮኖሚካል ጥቅም ነው ማለት እንደ ቢዝነስ በንግድ አለም ስንሰማራ ዶሮም በዚህ ልክ መጠቀም ይቻላል። ከዚህ በተለየ መንገድ ግን ዶሮዎች ለስጋ ይሆናሉ። ኢትዮጵያውያን የሚታወቁበት በዶሮ ወጥ በሚባለው ነገር ኢትዮጵያ እንደውም የሀገሪቱ ምንድነው ሀገሪቱን የምትታወቅበት የምግብ አይነት የዶሮ ወጥ በመባል የሚታወቀው ነው። እና ለምግብነት ያገለግላሉ እንቁላላቸውም ለምግብነት ያገለግላል በሀኪም ለሰውነት በተለይ ሰውነትን ለመጠገን ከሚመከሩ ነገሮች አንዱ እንቁላል ነው። እንቁላል የሰውነት ፕሮቲን ኮንተንት ስላለው ሰውነትን በደንብ የመመለስ አቅም አለው። ከዚህ የተነሳ ዶሮና ኢትዮጵያውያን በጣም ፋሚሊያር ናቸው አብረው የሚኖሩ ናቸው። በግለሰብ ቤት አብዛኛው ሰው የሚኖረው በተለይ ወደ አማራ ክልል ያለ ሰው ቤት ውስጥ ዶሮ አለው ውሻ አለው ላም አለው ፈረስ አለው አህያ አለው ከዚህ ጎድ ለጎን ደግሞ እርሻ አለው ሁለቱንም ነው። በርባታም እና በእርሻ የሚተዳደር ማህበረሰብ ስለሆነ ዶሮ የትኛውም ቦታ አለ። የተለመደ የቤት እንስሳ ነው። እንክብካቤ በትንሽ እንክብካቤ በትንሽ እንክብካቤ ብዙ ጥቅም ያላቸው እንስሳ ከእንስሳት ውስጥ ዶሮ ትመደባለች ማለት ነው

ወደ ስራ ሰዓት ወደ ስራ በሰአቱ ትደርሳለህ አዎ እደርሳለሁ? ወደ ስራ በሰአቱ መድረስ ግዴታ ነው ምክንያቱም በሰአቱ ካልተደረሰ ማንኛውም ነገር የሚያምረው በሰአቱና በጊዜው ሲሆን ነው። እኔ በሰአቱ ወደዚያ ስራ ቦታ ካልደረስኩ ወደምሰራበት የስራ ቦታ ካልደረስኩ ያቺ ያለፈችው ሰዓት ብዙ መስዋዕትነት የምታስከፍል ሰዓት ናት። እንዲሁ የዋዛና በቀልድ የምትታለፈ አይደለችም በቃ የስራ ሰዓት እስከሆነ ድረስ የስራ ሰዓት ነው እኔ ወደ ስራ ሰዓቱ እንድደርስ ግዴታ ራሴን አመቻቻለሁ። ለምሳሌ ሁለት ተኩል መድረስ ካለብኝ የትኛውንም የትኛውንም ስራ ከዚያ ሰዓት በፊት ቀድሞ መጨረስ አለብኝ። ለምሳሌ ከቤቴ ወደ ስራ ቦታ የምሄደው በታክሲ ከሆነ የግዴታ ታክሲ አስር ደቂቃ መንገድ ከሆነ አስር ቀድሜ ከዛ ከቤት የምወጣበትን ሰዓት ማስቀደም አለብኝ። ይሄ ደግሞ የምጠቅመው ነገር አለ አንደኛ በስራ ሰዓት ፈንክቹዋሊቲ እጅግ በጣም ሰዓትን ተጠቃሚና ሰዓትን ቆጣቢ በአይነት ሰው መሆን ለራሴ ነው የሚጠቅመው። እና የግዴታ ስራ ሰዓት ላይ በስራ በስራ ወደ ስራ ቦታ በስራ ሰዓት ወደ መድረስ አለብኝ

የምመኘው ስራ ብዙ ጊዜ ባለሁበት ስራ ወደ ላይ ከፍ ማለት እና ውጤታማ ባለሁበት ስራ መሆን ነው። ልጅ እያለሁ እመኘው የነበረው አውሮፕላን አብራሪ መሆን ነበረ። አውሮፕላን አብራሪ መሆን የጥበቦች ሁሉ የመጨረሻው ይመስለኝ ነበረ። አውሮፕላንን ከመስራት ይልቅ አውሮፕላንን ማብረር የሚከብድ ይመስለኝ ነበር እና ከዚህ የተነሳ የልጅነት ምኞቴ ፓይለት መሆን ነበረ። እየቆየሁ ሲሄድ ግን አንዳንዴ ምንጮቹን መርሳት የውሃዎችን ጥቅም እንደመርሳት ነው የምቆጥረው። አሁን መምህርነት የስራዎች ሁሉ ራስና ቁንጭ ሆኖ ተብሎ ነው የሚታሰበው። መምህር ባይኖር ኢንጂነር የለም ፕሮፌሰር የለም ዶክተር የለም። ሁኤቨር ምንም ማንም ሰው የለም። እና ኋላ ኋላ ግን እየመጣሁ ስሄድ የትኛውም ስራ እኔ ለሀገሬና ለህዝቤ በትክክል ካገለገልኩበት እጅግ በጣም ሰው ሁሉ የሚመኘውና የሚወደው ስራ እንደሆነ አውቃለሁ። እየገባኝ መጣ። ዶክተር ለመሆን እጅግ በጣም ከፍተኛ ውጤት የሚጠይቅ እንትን ነበረ ፊልድ ነበረ የስራ መስክ ነበረ እኔ ወደ ዩኒቨርሲቲ በምገባበት ጊዜ እና የዶክተርነትን ጥቅም ያወቅኩት። የሆነ ሰዓት ሀኪም ቤት በሄድኩበት ጊዜ ነበረ። ሀኪም ቤት በሄድኩበት ጊዜ ከእግዚአብሔር ቀጥለው ሰውን ለማዳን የቆሙ ብዬ እስከማምን ድረስ የተገደድኩበት ሁኔታ አለ። ከዚህ ቀጥሎ በአውሮፕላን በመንቀሳቀስበት ጊዜ ሰውን በጀርባቸው እነሱ ተሸክመውት የሚሄዱ ይመስለኛል የነሱ አንዲት ስህተት የተሳፋሪዎችን ሙሉ ህይወት የምትቀጥፍ ስለሆነች። የትኛውም ፕሮፌሽን የትኛውም ስራ እጅግ በጣም ጥሩ ነው የሚመስለኝ። አንዲት ሴት ነበረች እና የሚሳይል ማስወንጨፊያ ቦታ ላይ ቤት ስታጸዳ ያገኟታል የሀገሪቱ ፕሬዝዳንት እና የሀገሪቱ ፕሬዝዳንት አግኝተው ምን እያደረግሽው ነው አሏት? ሚሳኤል ለማስወንጨፍ የድርሻዬን እየተወጣሁ ነው አለች። እና አስበው እንግዲህ በዚያ መካከል የሷ ስራ መጥረግ ነው የሌሎች ስራ አለ። ውስጥ ላይ የሚሰሩት ከሶፍትዌር ጋር በተያያዘ ሚሳይሉን እንዴት መወንጨፍ አለበት የሚሉት የሚሳይሉን ሃርድ ፓርት የሚሰሩት አሉ። እና ከእነዚህ ውስጥ የዚች ሴትዮ ድምር አለ የትኛውም ስራ በትክክል አምኖበት በትክክል የኔ ድርሻ እዚህ ላይ ይሄ ነው ብሎ ለሚሰራ ሰው በጣም ጥሩ ስራ ነው። እንዲሁ ዝም ብለህ ምን ትመኛለህ ካሉኝ ግን? ብዙ ሰዎች ብዙ ነዳያን ብዙ ራሳቸውን ማስተዳደር የቻሉ ሰዎች መተዳደር የሚችሉበት ምግባረ ስናይ ድርጅት ቢኖረኝ ብዬ አስባለሁኝ ይሄ የእግዚአብሔር ፈቃድ ነው። አንዳንዴ ሀብታም መሆን አይጠይቅም እንደዚህ አይነት ስራዎችን እና ድርጅቶችን ለማቋቋም ቅን ህሊናን ነውና እግዚአብሔር አንድ ቀን ያሳካልኛል ብዬ አስባለሁኝ። አሁን ባለሁበት ግን ያለሁትን የድርጅት ሙሉ ሀላፊነት መወጣት መቻል የኔ ትልቁን የምመኘው ስራ ነውና። እግዚአብሔር ይሄን እንደሚያደርግ እንዳደርግ እንዲረዳኝ አውቃለሁኝ

ደሞዝ በቋሚነት እንደ ሀገሪቱ የሚገባው ከሃያ አራት እስከ ሃያ ስምንት ባሉ ቀኖች ነው። በወሩ መጨረሻ አካባቢ ማለት ነው። ግን እኔ ደሞዝ ምጠብቅ አይነት ሰው አይደለሁም ምክንያቱም ይሄኛው ደሞዝ ለቀጣይና ቀጣይ ወሮች ነው እንጂ ሚያገለግለን ለዚህኛው ወር አልጠቀመውም። ግዴታ የወር ደሞዝ ጠብቄ መኖር አይነት ሰው ስላልኩኝ የራሴ ምሰራቸው ብዙ በስራዎች የጎንዮሽ ስራዎች አሉ። ይሄ ይሄ ማለት ግን ድርጅቱን እየጎዳሁ አይደለም እንደዚህ ማረገው በትክክል የድርጅቱንም ስራ በሃላፊነቱ እወጣለሁ። ሌሎችንም የጎንዮሽ ስራዎች እሰራለሁኝ እና ከዚህ የተነሳ ደሞዝ ብዙም አልጠብቅም። አንዳንዴ በጣም የሚያሳዝኑ እንትኖች አሉ በተለይ አሁን ኢትዮጵያ ውስጥ በተፈጠረው የኑሮ ውድነት። ሰው አንድ ወር ለመድረስ እጅግ በጣም እየተቸገረ ነው። አምስት እና ስድስት ሺህ ብር ደሞዝ ሚቀበል ሰው። በሚገርም ሁኔታ የአራት ሺህ ቤት የአራት ሺህ ብር ቤት ተከራይቶ እንዴት ነው ወር ሊደርስ ሚችለው? እንደውም አንዳንዴ ከደሞዛቸው በላይ ሁሉ የተከራዩ ሰዎች አሉ እንዴት እንደሚኖሩ እኔ በእውነት እግዚአብሔር ይወቅላቸው። የብር መጨመር የዶላር የዶላር መጨመር የብር ዋጋ ማጣት ሰውን ለትልቅ መካራ ለብዙ እና ለከባድ መከራ ዳርጎታል። እንደውም በሰሞኑ አንድ ቀልድ እየተቀለደ አይቼ ነበር እና እየሞከርኩኝ ነው ይላል። ሰውየው በኑሮ በደሞዝ ሚኖር አይነት ሰው ነው እና። ቀልዱን በዚሁ ላስገባው ብዬ ነው በዚህ ቤት አከራየው ቤት አከራየው ሚስት አልነገረችም ወይ ቤት ኪራይ እንደደረሰ የሁለተኛው ወር እንደደረሰ አንደኛው ወር አልፎ ይለዋል። ሚስቱ ታማለች ልጆቹ ለልጆቹ ለትምህርት ቤት ሚከፍለው አጥቶ ጌም ሚጫወቱበትን መጫወቻቸውን ለመሸጥ እየሄደ ባለበት ሁኔታ እንደዚህ ሲለው እየሞከርኩኝ ነው በቃ የወር ደሞዝ የቤት ኪራይህን ልሰጥህ እየሞከርኩ ነው። ይህማ የሚያሳየው ሰው ምን ያክል በህይወቱ እጅግ በጣም ተከፍቶን እየኖረ እንደሆነ አሁንም በኢትዮጵያ ውስጥ መኖር ምን ያክል? ከተበላሸ መንግስታዊ አስተዳደር የተነሳ ምን ያክል መከራ ውስጥ እንደወደቅነ ሚያሳይ። እጅግ በጣም ልብ የሚነካ እንትን ነው። ቪዲዮ ነው እና ደሞዝ ለሀገራችን ሚገባው በእነዚህ ቀኖች ነው።

የዝናብ ውሃ አዎ እሰበስባለሁኝ። የዝናብ ውሃ ብዙ ጊዜ የምሰበስበው። ልጅ እያለሁ ነበር የምሰበስበው አሁን ግን ያን ያክል አልሰበሰብም። የዝናብ ውሃ ተሰብስቦ ብዙ ጥቅሞች ይሰጣል። አካባቢያቸው ብዙ ወራጁ ውሃ ወይም ምንጭ ወይም ደግሞ እንደዚህ ለሌለባቸው አካባቢዎች። በቁሬ ውሃው ይሰበሰብና ለእንስሳት እና ለሌሎችም ሌሎችም አገልግሎቶች ይሰጣል። ከዚህ የተነሳ የዝናብ ውሃ ይሰበሰባል። እኔ ግን አሁን ባለውበት ሁኔታ አሁን ባለውበት እድሜ ከተማ ነው የምኖረው። ውሃ ብዙ ጊዜ አጠፋም። ቢጠፋም የ ሱቅ ወይ የፋብሪካ ውጤት የሆኑ በትላልቅ ሃይላንድ የሚሸጡ በሃያ የሚሸጡ ሀዋችን እጠቀማለሁ። ለላውንደሪ ደግሞ ታንከር አለ። ታንከር ውሃ በምትኖርበት ጊዜ ፊል ይደረግና ያ ሪዘርቭ ይሆናል። ከዚህ የተነሳ አሁን ባለውበት ሁኔታ አልሰበስቡም ግን ስሰበስቡ ነበር።

ምን አይነት ሙዚቃ ትወዳለህ? ከምወዳቸው ሙዚቃዎች ውስጥ አንዱና ቀዳሚው በጣም ሀገራዊ የሆኑ ሙዚቃዎች እንትናቸው እንቅስቃሴያቸው ዳንሳቸው ውዝዋዚያቸው ለሃየ ቃናቸው በሙሉ ሀገራዊ የሆኑ ሙዚቃዎችን እወዳለሁ። ይሄን ያክል የሙዚቃ ፍላጎት ያለኝ ሰው አይደለሁም። ደስ ያለው ቢኖር ይዘምር እንጂ ደስ ያለው ቢኖር ይጨፍር ይዝፈን። ስለማይል ቅዱስ ጳውሎስ እኔም ብዙ የሙዚቃ እንትን የለኝም። ግን እንደው እየተጓዝኩ መንገድ ላይ እያለሁ የብዙሃኑ ምርጫ ሙዚቃ ስለሆነ ሙዚቃ በሚለቀቅበት ጊዜ ማዳምጣቸው እነዚህን አይነት ሙዚቃዎችን ነው። በተለይ ሀገራዊ የሆኑ ሙዚቃዎች የሀገሩን አኗኗሩን ባህሉን ተራራውን ጋራውን ሸንተረሩን እያነሱ የሚዘፍኑ ሰዎች። የድሮ የነበረውን የመተጫጨት ህይወት ወንድ ሴትን ሲፈልግባት ሲፈልጋት የሚያሳያት የነበረው የሚያሳይ የነበረውን ህይወት እነዚህ እነዚህን የሚዳስሱ የሆኑ እጅግ በጣም ጥንታዊ የሆኑ ሙዚቃዎችን እወዳለሁ። አሁን ያለው ግን ከባህሉ ከሀገሪቱ ባህል የወጣ ያፈነገጠ ነው። በተለይ አሁን ይሄ ዘመናዊነት የሚባለው የራስን ጥሎ የሰውን ብቻ ወደ መውረስ ስለሄደ በጣም አጥብቄ የምቃወመውና አጥብቄ የምጠላው ነገር ቢኖር ይሄ ነው። ይሄ መሆንም መደረግም የለበትም ምክንያቱም ሰው ማንነቱን ሊያጣና ማንነቱን ሊለቅ አይገባውም። ከዚህ የተነሳ በሀገራችን ሃይማኖት እንኳን ሃይማኖቱን የማያውቅ ሰው እንኳን የሚጸየፋቸው የሆኑ የዳንስ ስታይሎች ወንድ ልጅ የሴት ልጅን የስሜት ህዋሳት እያየ እየዳሰሰ ሴት ልጅ የወንዱ ልጅ። ስሜት እንዲቀሰቀስ እያደረገች የሚደነስ ድነሳ ወንዶች ሴቶችን ለማማለል በዝሙት ለመጣል ሴቶችም ወንዶችን ለማማለል በዝሙት ለመጣል እየተደረገ የሚሆን ጭፈራ። ያን ያክል ትርጉም አይሰጠኝም ምክንያቱም አሁን ያለውን ህብረተሰብ አሁን ያሉ ትውልድ በትንሹ ከአምላኩ የሚወጣ ቀላል ጭንቅላት ያለው የማያስብ የማያሰላስል ኢትዮጵያዊነት እና ሰብአዊነት። ከህሊናው የራቀ ትውልድ ስለሆነ። ይሄንን ትውልድ መመለስ የሚቻለው በእንደዚህ አይደለም በደንብ እንደገና ወደ ጥፋት ላይ ጥፋት። በሀጥያት ላይ ሀጥያት እየጨመራችሁ ስለምን ትቀፀፋላችሁ? እንዳለ እንትኑ ነብዩ እና ይሄኛው በሀጥያት ላይ ሀጥያት መጨመር ነው አሁን ያሉት አሁን ኢትዮጵያ ውስጥ እየተካሄደ ያለው ሙዚቃ። ድሮ በአባቶቻችን ያቆዩልን በቱፊት ከአባት ወደ ልጅ እየመጣ እየተቀባበለ የመጣው ከእግዚአብሔር የማያርቅ ከደጁ ከ ለዝሙትና ለሀጢያት የማያነሳሳ አይነት ሙዚቃ ነበረ። የድሮ የነበረው መተፋፈር ድሮ የነበረው ታላቅ ታናሽ ማክበር እየመጣ የሄደው ይሄ በዘመናዊነት ነው። እና እኔ ብዙ ጊዜ ከዚህ የተነሳ ሰዎች ምንድነው? ድሮ እና ፋቂዎች ይሉኛል ግን በሁሉም ነገር ከአሁን ድሮ ይሻላል። በተለይ በመንፈሳዊነት አሁን ካለነው መውደቅ ድሮ የነበረ ነው። ለእልና መስልሽ የሚሻል መስሎ ስለሚታየኝ ድሮና ፋቂ ብሆን አይፈረድብኝም።